በቀን ውስጥ አብዛኛውን ሰዓት መሆን የምመርጠው በቤት ውስጥ ነው። ምናልባት የስራ ሰዓቶቼ መሃል ስራ በሚኖረኝ ሰዓት እወጣለሁ ወደ ስራ ቦታ ስራ ቦታ እሄዳለሁ። ስራዬን ሰርቼ እመለሳለሁ ከዛ ውጭ ባለው ግን። በተለይ የእረፍት ቀናቶች ሲሆኑ ስራ አስቸኳይ አስገዳጅ ሁኔታ ስራ ቦታ መገኘት የማይጠበቅብኝ ከሆነ። እኔ የምመርጠው ቤት ውስጥ ሆኜ ልጆቼን መንከባከብ ስራዎቼን መስራት ቤት ውስጥ የሚሰሩ ብዙ ነገሮች አሉ እነሱን ስራዎቼን መስራት። የራሴን ማንበብ ያለብኝን ነገሮችን ማንበብ እና የራሴን ስራዎች ቁጭ ብዬ ጸጥ ባለ ሁኔታ ውስጥ መስራት ነው የምፈልገው። እና ምን ጊዜም ውጪ ከመሆን ቤት መሆን ነው። ለኔ ሰላምም ደስታ የሚሰጠኝ እና ቤት መሆን እመርጣለሁ

ብስክሌት እ መጋለብ አዎ እችላለሁ። እእ ብስክሌት መጋለብን እ በጣም ልጅ ሁነን ምናልባት የስ አስራ ሶስት አስራ ሶስት አስራ አራት አመት አካባቢ እድሜ ባለኝ ሰዓት ነው የተማርኩት እና ያስተማረኝም አባቴ ነው። አ አሁንም ምናልባት አንዳንድ ቦታዎች ላይ መንገድ መዘጋጋት ሲኖር የብስክሌት መንገዶች ነፃ ናቸው የመዘጋጋት ምናምን ሁኔታ አያጋጥማቸውም። የትራንፖርት ወጭም ቀላል አይደለምና። እንደዛ እንደዛ አይነት ቦታዎች ላይ እጠቀማለሁ ብስክሌት እጋልባለሁ። በጣምም የምወደው ነገር ነው። በደንብ ሰውነትን ያንቀሳቅሳል ለጤናም ጥሩ ነገር ነው። እና ብስክሌት መጋለብን አዎ እሞክራለሁ እጋልባለሁ

ደሞዝ የምናገኘው በሰላሳ ነው። ደሞዝ የሚከፈለኝ ያ ማለት እኛ ኢትዮጵያንን ኢትዮጵያውያን የራሳችን የሆነ። የቀን አቆጣጠር አለን ከነጮቹ ጋር አንድ አይነት አይደለም የቀን አቆጣጠራችን ልዩነት አለው። የተወሰኑ ቀናቶች ዓመተ ምህረቱም እንደዛው እና ወሩ ሲያልቅ ልክ በሰላሳ ደሞዝ ይከፈለናል። በሰላሳ የደሞዝ ቀናችን። አሁን በእኛና በነጮች አቆጣጠር የኛ ሁለት ሺህ አስራ ስምንት ዓመተ ምህረት ላይ ነን። እነሱ ሁለት ሺህ ሃያ ስድስት ናቸው። ልዩነት አለው። ቀኑም እንደዛው የስምንት ቀን የዘጠኝ ቀን የአሰር ቀን እንደ ወሩ ይለያያል። ልዩነት አለና አሁን መስከረም ላይ አስር ቀን ልዩነት አለ። ሌሎች ወራቶች ላይ ደግሞ የስምንት ቀን የሰጠኝ ቀን ልዩነት አለን። እንደዛ ሆኖ ግን ሁሌም በእኛ አቆጣጠር በሰላሳ ደሞዝ ይገባል

ምወደው ጫማ ከፍታ የሌላቸው ጫማዎችን ነው። ምንም አይነት ከፍታ የሌላቸው ልጥፍ ያሉ ጫማዎችን ብዙ ጊዜ የምትጠቀመውም። የምወደውም እንደዚህ አይነት ጫማ ነው ብዙም ይሄ ከፍ ያሉ የሴቶችን ጫማ ምቾት አይሰጠኝም ለእግሬ ምቾት አይሰጠኝም። እና ብዙ ጊዜ የማደርገው ልጥፍ ያሉ ለመሬት የተጠጉ ጫማዎችን ነው። የምወደውም እሱ ነው ምቾትም የሚሰጠኝም እሱ ነው። ከዛ ውጪ ደግሞ እነዚህ የሲኒከር ጫማዎችን እጠቀማለሁ። ሽፍን ጫማዎችን እወዳለሁ። አንዳንዴ ክፍት ጫማዎችንም እጠቀማለሁ። ግን ብዙም ከመሬት ከፍታቸው ያልራቁ ጫማዎችን ነው የምወደው

የጎረቤቶችን ድምጽ አዎ በሚገባ እሰማለሁ። ምንኖርበት ግቢ ውስጥ በጣም ብዙ ነዋሪ ነው ያለው በኪራይ ቤት ነው የምንኖረው እና። ብዙ ነዋሪ ነው ያለው እ ድምፃችን ይሰማል። የነሱን ድምጽ ማንኛውም በሚያወሩበት ሰዓት አንዳንድ ነገሮች በሚኖሩ ሰዓት ድምፃችን ይሰማል የኛም ይሰማቸዋን የነሱንም እ እንሰማለን። ብዙ ሰውም ከመኖሩ አንፃር። ኑሯችን እ ከሞላ ጎደል ብዙም ያገናኘን ነው ከሁሉም ጎረቤቶቻችን ጋር። እና ድምፃቸውን በደንብ ነው ምሰማው

በሚገባ ምግቤን ለሌሎች ማካፈል በጣም ነው የምወደው። በእኛ በኢትዮጵያውያን ባህል ውስጥ ተካፍሎ መብላት አንዱ በጣም የሚደነቅ በሃይማኖትም ተቀባይነት ያለው ስርዓት ይሄ ነው። ምግብን ለ ለሌሎች ማ አካፍሎ መብላት በዋነኝነት ደግሞ ለተቸገሩ ላጡ ምግብ ላጡ ለተራቡ ሰዎች ማካፈል ለድሃ ማካፈል። በሃይማኖታችንም የኦርቶዶክስ እምነት ተከታይ ነኝ። እና በሃይማኖታችንም ትልቁ ዋጋ የሚሰጠው የጽድቅ ስራ ነው። እና ምግቤን በቻልኩት መጠን ለሌሎች እያካፈልኩ መብላት እወዳለሁ

አዎ ሁሌም የማደርገው ነገር ነው ሁሌም ወደ ሱቅ ከመሄዴ በፊት የምገዛቸውን ነገሮች ዝርዝር እጽፋለሁ። ምንም ነገር ይሁን መገዛውን ነገር እያንዳንዱን ዘርዝሬ ነው የሚሄደው ያ ካልሆነ ምን እሆናለሁ? ወደ ሱቅ ከሄድኩ በኋላ መግዛት የፈለኩትን ነገር እረሳዋለሁ። ረስቸው ሌላ ነገር ያየሁትን ያየሁትን ገዝቼ ረስቸው እመጣለሁ። አንዳንዴ ደግሞ ያላሰብኩትን ጭራሽ ያላሰብኩትን እዛው ያየሁትን ነገር ገዝቼ ስለምመጣ። ሁሌም የማደርገው ምንድነው? ከመሄዴ በፊት ይሄን ይሄን ይሄን ይሄን እገዛለሁ ብዬ። እዘረዝራለሁ ዘርዝሬ የጻፍኳቸውን ነገር እነሱን ብቻ ነው ገዝቼ የምመጣው ስመጣ

ስራዬ አዎ አድካሚ ነው እኔ የምሰራው ከፍተኛ ትምህርት ተቋም ውስጥ ነው። መምህር ነኝ። እና በቀን ውስጥ ምናልባትም ከሰባት እስከ ስምንት ሰዓት አንዳንዴም ከዛ በላይ አስተምራለሁ። እና ያው ቆሞ ማውራት ማስረዳት የልጆችን ጥያቄ መመለስ እንደዛ እንደዛ አይነት ነገር ውስጥ ስለሚሆኑ ውሏችን። ማስተማር ደግሞ በባህሪው አድካሚ ነው የልጆችን ባህሪ መከታተል አለ እሱን መቆጣጠር አለ። እና እንደዛ እንደዛ አይነት ነገሮች ስላሉት ማስተማር አድካሚ ነው። አወ አስራዬ በደንብ አድካሚ ነው

መስታወት ላይ ማየት በጣም ጎበዝ አይደለሁም እውነት ለመናገር ምናልባት እ አንድ ደቂቃ ወይ ሁለት ደቂቃ ነው ሊሆን ሚችለው። ጠዋት ወደ ስራ ስሄድ። ፀጉሬን አበጥራለሁ ፀጉሬን ካበጠርኩ በኋላ ሳሲዝ ምን እንደሚመስል ለማየት መስታወት እጠቀማለሁ። እና ፊቴ ላይ ምቀባቸውን ክሬም በትንሽ መብዛት አለመብዛቱን ለማረጋገጥ ብቻ ነው ምጠቀምበት እንጂ ያን ያህል የሜካፕም ብዙ ተጠቃሚ ስላልሆንኩ መስታወት ላይ ብዙ ሰዓት አላጠፋም። ትንሽ ሰዓት ብቻ በቃ ቢበዛ ሁለት ሶስት ደቂቃ

ስራ ቦታዬ እጅግ በጣም ጥሩ ነው የምሰራበት ተቋም የከፍተኛ ትምህርት ተቋም ነው። እና የሚያገናኘንም ከተማሪዎች ጋር ነው። በተወሰነ መልኩ ተማሪዎች ጋር ችግር ሲኖር ከወላጆች ጋር እንገናኛለን። እና የስራ ቦታዬን በጣም ነው የምወደው የስራ ቦታዬ ቆንጆ ነው። ማደግ የሚፈልጉ እያደጉ ያሉ ብዙ የምንሰራባቸው ብዙ ልናስተምራቸው ልንመራቸው የሚገቡ በጣም ልጆች ይሄ የወጣትነት እድሜን እየጀመሩ ያሉ ልጆች ስለሆኑ እነሱን ራሱ ማስተካከል መቅረጽ ደስ የሚል ነገር ነው በጣም ነው የምወደው

ቤተሰቦቼ የሚኖሩት ከአዲስ አበባ ወጣ ያለ ቦታ ነው ክፍለ ሀገር ላይ ነው። እናት አባት አሉኝ። ሁለት ወንድሞች አሉኝ ታላላቅ ወንድሞቼ ናቸው። አንድ እህት አለችኝ ታናሽ እህቴ ናት። ይሄ ነው በቤተሰባችሁን ውስጥ አራት ልጆች አለን። አባትና እናቴ ስድስት እነዚህን ነው ያለነው የሚኖሩትም እኔ የምኖረው አሁን አዲስ አበባ ነው። በስራ ምክንያት እነሱ ከአዲስ አበባ ወጣ ያለ ቦታ ነው የሚኖሩት ጎጃም ክፍለ ሀገር ይባላል። ቦታውም እዛ ነው መኖሪያው

ስነጥበብ አዎ እወዳለሁ ስነጥበብ እውነት ለመናገር በደንብ ከሚያዝናኑኝ ነገሮች ውስጥ የጥበብ ስራዎች ናቸው። ማንኛውም አይነት የጥበብ ስራ ከስዕል ጋር የተገናኘ ሊሆን ይችላል። ከሙዚቃ ጋር የተገናኘ ሊሆን ይችላል ከፊልም ስራዎች ጋር ከኮሜዲ ስራዎች ጋር የተገናኘ ሊሆን ይችላል። ማንኛውም አይነት የጥበብ ስራ በጣም ነው የሚያዝናናኝ እና ስነ ጥበብን የእውነት እወዳታለሁ። ከመውደድም በላይ ደግሞ እዛ ውስጥ ያሉ ሰዎችን እጅግ በጣም ነው ማደንቃቸው። እና የምወደው ነገር ነው ስነ ጥበብ

እድለኛ ነገር አለኝ በሚገባ ህይወቴ ውስጥ ያሉ ነገሮች አብዛኛው ላጣቸው የምችላቸው ላይኖሩኝ የሚችሉ በእድል የመጡ ነገሮች ናቸው። እና እድለኛ ነገር አለኝ ከትምህርት ጋር ላጣውም ላጣቸውም ይችላቸው የትምህርት ድርጅቶች ብዙ አግኝቻለሁ። ከስራም ሁኔታ አንፃር በቤተሰብም በጓደኝነት ብዙ የማይገቡኝን ሰዎች በእድል አግኝቻቸውን ነውና። እድለኛ ነገር በሚገባ ነው ያለኝ

በጣም የምመኘው የእረፍት ሰዓት የእረፍት ጊዜ ምንድነው? ስራዎቼን በሙሉ አጠቃልዬ ከጨረስኩ በኋላ የሚኖረኝ የእረፍት ጊዜ ነው። በብዛት አሁን የሆነ ስራ ኑሮኝ ልረፍ ትንሽ ደከመኝ ብዬ ለማረፍ ስሞክር ያን ያህል በትክክል የእረፍት ስሜት አይሰማኝም። ሀሳቡ አእምሮዬ ውስጥ ስላለ ማለት ነው። እና ሁሌም የምመኘው የእረፍት ጊዜ ምንድነው? ስራዎቼን በሙሉ አጠቃልዬ ሰርቼ ጨርሼ የሚኖረኝን የእረፍት ጊዜ እወደዋለሁ

በበጋ ወቅት የማደርገው በበጋ ወቅት ማለት በእኛ በኢትዮጵያ የስራ ወቅታችን ነው። የስራ ጊዜ ነው ያ ማለት ከመስከረም እስከ ሰኔ ድረስ ያለው። በጋ ነው። ያው ከሰኔ ጀምሮ ነው ክረምቱ የሚገባው ሰኔ ሀምሌ ነሀሴ የክረምት ወቅት ነው። እና የስራ ወቅት ነው የምናስተምርበት ወቅት ነው ዋናው የበጋ ወቅት ስራዬ ማስተማር ነው። ከፍተኛ ትምህርት ተቋም ውስጥ ነው የማስተምረው እዛ ቦታ ላይ ማስተማር ነው። የባጋ የበጋ ወቅት ዋና ስራዬ። ከዛ ውጭ ደግሞ ያው በረፍት ሰአታችንም እናርፋለን። ዋናው ስራችን ግን ስራዬ በበጋ ወቅት ማደርገው ስራ መስራት ነው ማስተማር

በስራ ሰዓት ጥሪ አደርጋለሁ በስራ የማደርገው ጥሪ ምንድነው? ለተማሪዎቻችን ወላጆች አሁን ወላጆች ጋር ተማሪዎች ጋር የሆነ ችግር ሲኖር ወደ ወላጆች እንደውላለን እና ለተማሪዎቻችን ወላጆች ጥሪ እናደርጋለሁ። ከዛ ውጭ ምናልባት ለቤተሰብ ለትምህርት አማካሪዎቼንም የራሴ ትምህርት ስላለኝ ለአማካሪዎቼ ለእነሱ ለእነሱ ጥሪ አደርጋለሁ። ብዙ ግን ጥሪ አላደርግም ምናልባት በስራ ሰዓት ከሁለት እስከ ሶስት ቢበዛ ላደርግ የምችለው ጥሪ ይሄ ነው። ከሁለት እስከ ሶስት ድረስ ነው የማደርገው

ማራው እወዳለሁ በአጠቃላይ ካሉ ጣፋጭ ነገሮች ውስጥ የምወደው ማር ነው። ምክንያቱም ማር ተፈጥሮአዊ ነገር ነው። ስኳሩም ጣፋጭነቱም ለሰውነታችን እጅግ በጣም ጠቃሚ ነው። ለጤናችን ጤናችንን ለመጠበቅ ከብዙ በሽታዎች ራሳችንን ለመጠበቅም በጣም አስፈላጊ ነገር ነው። የሚዘጋጀውም ተፈጥሯዊ በሆነ መንገድ በንብ ንብ ማር ለመስራት አበባዎችን ንጹህ አባዎችን ቀስማ ነው የምትሰራው። እና ለጤናችንም እጅግ በጣም አስፈላጊ የሆነ ጣፋጭ ምግብ ነው። እና ማርን ከሌሎች ነገሮች ሁሉ በጣም አብዝቼ የምወደው ነገር ነው። በዳቦም እበላዋለሁ፣ በጥብጦ በመጠጣትም ቢሆን በጣም ተጠቃሚ

ልደቴን ቀን የማከብረው በጣም ደስ በሚል ሁኔታ ነው ሁሌም ቢሆን። ከባለቤቴ፥ ከልጆቼ ጋር ኬክ እንገዛለን፥ የተወሰኑ ለስላሳ መጠጦች እንገዛለን፥ ከዛ ወይን እንገዛለን እንደዚህ አድርገን ሻማዎችን ገዝተን ደስ በሚል ሁኔታ ቤታችን ውስጥ ነው የምናሳልፈው። ቤት ውስጥ ነው የማከብረው ከቤተሰቦቼ ጋር እነዚህ እነዚህ እናደርጋለን ቡና እናፈላለን ፥ፈንድሻ እናዘጋጃለን ይሄን ይሄን አድርገን እናዘጋጃለን ከዛ ውጪ ፎቶ እንነሳለን ወጣ ብለን ፎቶ ተነስተን እንመጣለን ወደ ቤታችን ማለት ነው። እና ደስ በሚል ሁኔታ ቤት ውስጥ ከቤተሰቦቼ ጋር ነው የማከብረው።

መዝገቦችን አዎ በሚገባ አስቀምጣለሁ ብዙ ከሌሎች ሰዎች መዝገብ ጋር ከተቋምም መዝገብ ጋር የሚያገናኘን ነገር ባይኖርም። ግን የራሴ የሆኑ መዝገቦችን የራሴ የቤተሰብ እና የሚመለከቱኝን ነገሮችን ወደፊትም አስፈላጊ ናቸው ብዬ ስለማምን መመዝገቦችን በደንብ ነው የማስቀምጠው። በሚገባም እይዛለሁ የምፈልገው ሰዓት ላይ እንደፈለኩ አውጥቼ እነዛን ነገሮች ለማስረጃ ማቅረብ ስለምፈልግ መዝገቦችን አዎ በሚገባ ነው የማስቀምጠው

ሰንደል ጫማዎችን እለብሳለሁ። እኔ ብዙ ጊዜ ምርጫዬ ብዙም ከፍታ የሌላቸው ጫማዎች ዝቅ ያሉ ለመሬት ጠጋ ያሉ ጫማዎች ናቸው የሚመቹኝ። እና ከነዛ መካከል ደግሞ ሽፍን ስኒከር ጫማዎችን አደርጋለሁ የሸራ ጫማዎችን አደርጋለሁ የሰንዳል ጫማዎችንም በደንብ ነው የምወዳቸው። ምቾት አላቸው ከሌላው ከፍ ካለ አሁን ትንሽ ከፍታ ያላቸው ልብሶች ቀሚስ ስንለብስ ያምራሉ። ለቀሚስ መነበሻ ያምራሉ ለውበት ያምራሉ ግን ምቾታቸው ደግሞ እነዚህ ዘንድል ጫማዎች የተሻሉ ስለሆኑ ሁሌም ምርጫዎቼ ናቸው። ሰንደል ጫማዎችን በደንብ ነው የምለብሰው

ልዩ ችሎታዬ የኔ የመግባባት ችሎታ ነው። ከሰዎች ጋር ተግባብቶ የመኖር ልዩ ችሎታ አለኝ ትልቅም ሊሆን ይችላል ትንሽም ሊሆን ይችላል። ህፃን አዋቂ የተማረ ያልተማረ ሰፈር ውስጥ ያለ ስራ ቦታ ማገኛቸው ሰዎች። ብዙ ሰዎች ጋር እገናኛለሁ ተማሪዎች አሉ የተማሪዎች የወላጆች አሉ የስራ ሀላፊዎች አሉ አለቆች። ከዛ አብረውኝ የሚሰሩ መምህራን አሉ። ብዙ ሰው ጋር ያገናኘኛል ስራዬ እና ከእነዚህ ሰዎች ጋር ተግባብቶ በሰላማዊ መልኩ መሰላማዊ መንገድ የመኖር ጥሩ ችሎታ አለኝ። እና ልዩ ችሎታዬ ብዬ የማምነው ይሄ ነው። ከሰዎች ጋር የመግባባት

ይቅርታ መጠየቅ ቀላል አይደለም እውነት ለመናገር። ጥፋት እናጠፋለን ትልቅ ጥፋቶችን ልናጠፋ እንችላለን ሰዎችን ልናስከፋ ልናስቀይም እንችላለን። እና ያንን ጥፋታችንን አምነን ደግሞ ከሰዎች ፊት ሄደን ደፍረን ይቅርታ መጠየቅ። ትልቅ ጥንካሬ ይጠይቃል በጣም ከባድ ጥንካሬ ይጠይቃል። እና ይቅርታ መጠየቅ ቀላል ነገር ነው ብዬ አላምንም ቀላል አይደለም ይቅርታ መጠየቅም ይቅርታ ማድረግም ቀላል አይደለም። እውነት ምክንያቱም የሰዎችን ስሜት ስለሆነ የምንጎዳው። ይቅርታ መጠየቅንም ድፍረት ይጠይቃል ጥንካሬ ይጠይቃል ማድረግም እንደዛው ይጠይቃል